አዎ በመንገድ ላይ ምግብ እገዛለሁኝ ማለት ነው ያ ምግብ ሚጣፍጥ ምናምን ያው አብዛኛው ጊዜ መንገድ ላይ ይገኛል እና መንገድ ላይ ገዝቼ እንደውም እየበላኝም ልሄድ እችላለሁ። በመንገድ ላይ ስለዚህ በመንገድ ላይ እየሄድኩኝ ምግብ ደህና ደህና ነገር የሆኑ ነገሮችን ያው ካገኘሁ ገዝቼ እበላለሁኝ ለሰውም ቢሆን ማለት ለቤት ለቤተሰብም ቢሆን ይዤው እመጣለሁኝ ማለት ነው። ስለዚህ መንገድ ላይ ምግቦቹ እንደውም ከአንዳንዴ ባለ ሁለት እና ባለ ሶስት ስታር ሆቴሎች በላይ እንደውም ይጣፍጣሉ ብዬ ነው የማምነው። እና መንገድ ላይ የሚሰሩ ስራዎቹ በጣም ደስ የሚሉ ስለሆነ መንገድ ዳር አንዳንዴ መብላት። ከመንገድ ዳር ምግብ መግዛት። በቃ መንገድ ዳር ያሉ አንዳንድ ደቃቅ ቦታው እና ቤቱ ትንሽ ቢሆንም ጥፍጥናው በቃ ያሉ ነገሮች ሁሉ ደስ ይላሉ። ግን አሁን ለምሳሌ የቤቱን ኳሊቲ ምናምን ብንል ብዙም ላያረካን ይችላል። ስለዚህ ማየት ያለብን በምግብ ጥራት ላይ እንጂ የቤት ጥራትም። በርግጥ አስፈላጊ ቢሆንም እምብዛም ለድሃ ማህበረሰብ ደግሞ ብዙም አሳሳቢ ጉዳይ አይደለም። እና የተጣራ ምግብ ማለት ቆንጆ ምግብ እና ቆንጆ ቤት ሁለቱም የተለያዩ ነገሮች ናቸው። ቆንጆ ምግብ መመገብ እና ቆንጆ ቤት መኖር እንግዲህ ለሀብታም ሁለቱ በአንድ ማሟላት በጣም ቀላል ነው። ግን የድሃ ማህበረሰብ ቆንጆ ምግብ ከተገኘ ቆንጆ ቤት ብዙም አስፈላጊ አይደለም። ድንገት እያደገ ካልመጣ በስተቀር አንድ ለተራበው ሰው ቅድሚያ የምትሰጠው ምግብ እንጂ ወይም እሳት ወይም የሆነ ለብርድ የሚሆን ነገር ማሞቂያ አይደለም። ስለዚህ ለተራበ በጣም ለተራበ ሰው ምግብ እንደሚቀርብ ሁሉ ያው ለድሃም ልክ እንደዚህ መንገድ ዳር ላይ ያሉ ምግቦቹ በጣም ወሳኝ ነው ማለት በጣም ጥሩ ነገሮች ናቸው።

ደብዳቤ መጻፍ ትወዳለህ? አብዛኛውን ጊዜ ለስራ ጉዳይ ካልሆነ በስተቀር ደብዳቤ ጽፌ አላውቅም። ግን ደብዳቤም የምጽፈው አንዳንድ ላይ አስቸኳይ ጉዳይ ወይም የስራ ጉዳይ ምናምን ወደ የተለያዩ ቦታዎች ምላኩ ደብዳቤዎች ምናምን ከሆኑ ይጽፋል። መንግስታዊ ጉዳይ ሲሆን ወይም የግልም ጉዳይ ሆኖ የሆነ በጣም የደብዳቤ የሚጠይቁ ነገሮች አሉ እና እነዛን ለነዛ ደብዳቤን ጽፋልኝ እንጂ እኔ በግሌ ደብዳቤን ዝም ብዬ አልጽፍም። ወይም ባይሆን በጣም ማለት ምክር ምናምን ከሰው ከሆነ ቴክስትም ልልክ እችላለሁ። ስልክም ልደውልለት እችላለሁ። ሶ እና አብዛኛው ጊዜ ደብዳቤ ለስራ የሆነ በጣም ማለት አንደኛ ለማውቀው ሰው ወይም ለማላውቀው ሰው ደብዳቤውን ልጽፍ እችላለሁ። ሁለተኛ ደግሞ ለመስሪያ ቤቶች እና ለአንዳንድ ለአገልግሎት የምንፈልጋቸውን ነገሮችን ለማግኘት የመስሪያ ቤቱን ልጽፍ እችላለሁ። ስለዚህ ያ ልክ እንደማመልከቻ አቤቱታ ቅሬታ አይነት ነገሮችን ደብዳቤዎችን ልጽፍ እችላለሁ። እና ያኛዎቹ እንግዲህ በዚህ ዘመን ቴክስት መላላክ ማለት ነው ደብዳቤ ተጽፎ ደብዳቤ ደብዳቤ መገናኘት ሰው ስለሌለ ሁሉ ያው ፍላት ፎርሞች ይሁን አንዳንድ ስልኮችን መጠቀም አንድ ራሱ የሆነ ጠቀሜታ አለው ማለት ነው። ስለዚህ ደብዳቤ እንደኔ ያው ኮልድ ሞዴል ነው ባይሆን ኢሜል አለ በኢሜል መጻጻፍ ይቻላል። አንዳንዴ እንትን ከሆነ ደግሞ በስልክ ኤስኤምኤስ አለኝ አንገብጋቢ ነገሮች እንደውም ስብሰባ ምናምን በኤስኤምስ ስትጻጻፍ ጥሩ ነው። እንደ ልክ እንደ ደብዳቤ በለው እና ያኛዎቹ በእጅ ከምንጽፍ ቴክስት ምናምን ብንጠቀም አሪፍ ነው።